አዎ የቀን መቁጠሪያ እጠቀማለሁኝ የቀን መቁጠሪያ የምጠቀመው ቢሮ ነው ማለት ነው የቀን መቁጥሪያ። ለአንዳንድ ፕሮግራሞች ለማውጣት እንዲሁም አንዳንድ ስራዎችን በጊዜ ለመጨረስ እና የተረከብናቸው ስራዎች መቼ እንደሚያልቁት ለማወቅ የጊዜ መቁጠሪያን በአግባቡ እጠቀማለሁኝ ማለት ነው። ስለዚህ በተቋም ደረጃም የሚወርድ የጊዜ መቁጠሪያ አለ እሱን ተከትለን ነው የምንሰራው። ለደንበኞቹም የምናስረክው መቼ ቀን እንደሆነ መቼ እንደተቀበልነው ለማወቅ ያህል የጊዜ መቁጠሪያ እንጠቀማለን ማለት ነው።

አዎ ከአስር አመት በፊት ይሆናል ወደ ጎንደር እና አክሱም ተጉዤ አውቃለሁ። ወደ ጎንደር እና አክሱም የተጓዝኩበት ምክንያት ታሪካዊ ቦታዎች ስለሆኑ እምነት ተቋማችሁ። ዛ ትልቅ ክብረ በዓል ስለሚፈጸም እሱን ለመሳተፍ ነው ወደ አክሱም የሄድኩት እንዲሁም ጎንደርም የሄድኩት የፋሲለደስ ቤተ መንግስትን ለመታደ ለማየት ነው። እና ወደ እነዚህ ቦታዎች ሂጀ አውቃለሁኝ

የምወደው ሬስቶራንት አዲስ አበባ ላይ የሚገኝ ዋው የሚባል ሬስቶራንት ነው። ይሄ ሬስቶራንት ብዙ ነገሮችን ያቀርባል የሚያቀርባቸው ምግቦችም ጣፋጮች ናቸው የሚመች ናቸው። ብዙ ሰውም ደንበኛ አላቸው። ስለዚህ እኔም የምወደው የሚያቅርቡት ምግብ ጣእሙም በጣም ልዩ ነው። እንዲሁም እንግዲህ ለደንበኛ አያያዛቸው በጣም የተለየ ነው። ጥሩ አክብሮት አላቸው ለደንበኞቻቸው ማለት ነው። ስለዚህ በዛን ነው የሚወዳቸው። እኔ የምወደው ያው ዋው የሚባል ሬስቶራንት አዲስ አበባ የሚገኝ ነው ማለት ነው

ልዩ ችለታዬ ቀድሞ ነገሮችን መመልከት መቻሌ ነው እኔ ሊመጣ የሚችል ነገር አደጋ ወይ ደግሞ ጥሩ ነገር ሊሆን ይችላል ለቀጣይ የሚመጡ ነገሮችን ቅድሜ መመልከትና መገንዘብ እችላለሁኝ። ይህ የኔ ልዩ ችሎታ ነው ማለት ይቻላል። ምክንያቱም አንዳንድ ነገሮች ያልሆኑ ውጤት ይዘው ሊመጡ ይችላሉ ስለዚህ ይሄን ውጤት ይዘው ሊመጣ ይችላል። እንደዚህ ሊሆን ይችላል ብዬ መተንበይ እችላለሁኝ። የተነበየሁት ወይ የተነገርኩት ነገር የሚሳካበት ሁኔታ አለ ተመሳሳይ የሆነ ነገርን ድርጊቶችን ይፈጸማሉ ማለት ነው። ይህ ማለት ደግሞ እኔ ያሰብኩትን ነገር ወይ ደግሞ ለማየት የሞከርኩትን ነገር በተግባር ይሆናል ማለት ነው። ስለዚህ ቀድሞ የመገንዘብ ችሎታ አለኝ ማለት ይቻላል።

በመታጠብያ ቤት ውስጥ አልዘምርም በመታ ጠብያ ውስጥ ቤት መዘመር የሚቻል አይደለም። በባህላችንም በመታጠብያ ጸጥ ብለህ ታጥበህ የምትወጣበት እንጂ መታጠብያ ውስጥ ሆነህ የምትዘምርበት ልምድም የለንም። ስለዚህ ከባህሉና ወጉ ውጪ የሚሆን ሰው አይደለሁም። በመታጠብያ ውስጥ ብዙ የምቆይበት ሰዓትም የለኝም። በአጭር ሰዓት ታጥቤ ነው የምወጣ ማለት ነው።

አዎ ውሳኔ መስጠት እችላለሁኝ ውሳኔ የምሰጥበት ከሆነ ማለት ነው። በማይመለከተኝ ላይ ውሳኔ መስጠት አልችልም። ነገር ግን እኔ ሀላፊነት በምወስድበት ነገር እኔ ራሴ ውሳኔ መስጠት እችላለሁኝ ማለት ነው። ብዙ ጊዜም ሀላፊነት ወስጄ ውሳኔ ሰጥቼ አውቃለሁኝ። ይሄ ማለት እኔን የሚመጥን ስራ ከሆነ እኔም የማያስጠይቀኝ ከሆነ የኔ ሀላፍነት ከሆነ መወሰን የሚችልበት ስልጣን ካለኝ ማለት ነው። መወሰን እችላለሁኝ

አዎ በቀል ከሁለት ሰዓት ያላነሰ ስልክ እጠቀማለሁኝ ይህ ማለት ከጧት እስከ ማታ እስከ ምን ቅልፍ ሰዓት ባለው ሰዓት ማለት ነው። ሁለት ሰዓት ያህል ጠቅላላ። ስልኬ ላይ የምጠቀምበት ነው ሚሆነው ማለት ነው። በዚህ ይባክናል ማለት ነው። ይሄ ጥሩ አደለም እንደኔ እምነት። ከዚህ መቀነስ አለብኝ ብዬ ነው ማምነው። ስልኬ የምትጠቀምበት ሰዓት መቀነስ መቻል አለብኝ ካልሆነ ለጤናዬም ለአይኔም ጥሩ ሊሆን አይችልም።

አዎ የማስታውሰው ልዩ በዓል የጥምቀት በዓል ነው። በኢትዮጵያ እንደሚታወቀው ጥምቀት የተለየ ድባብ አለው። ህብረተሰቡ ሁሉም በተለይ የክርስትና እምነት ተከታይ ማለት ነው። ወደ ጥምቀተ ባህር ተሰብስቦ ይሄዳል እዛ ይጠመቃል። ልዩ የሆነ ድባብ አለው ሁሉ ሰው ነጭ ለብሶ በባህሉ በባህሉ የተለያየ የባህል አልባሳትን ለብሶ ነው የሚወጣው። በጣም ልዩ የሆነ ትዝታ የሚተውልህ እንዲሁም በጉጉት የምጠብቀው በዓል ነው።

አዎ ልብስ ለብሳለሁ ምክንያቱም የስራ ልብስ የቢሮ ልብስ አለኝ ይሄ ማለት የቢሮ የምለብሰው ሙሉ ልብስ ወይም ሱፍ የሚባለው ልብስ ነው የምለብሰው። ስለዚህ ሁሌ የስራ ሰዓት በስራ ቦታ ላይ ከሆንኩኝ የስራ ልብስ እምለብሰው። በቤቴ ከመጣሁ ደግሞ የቤት ልብስ አለኝ። ቁምጣ ወይ ደግሞ ቱቷ ነገር እለብሳለሁኝ ማለት ነው ቀለል ያለ ልብስ ወይ ደግሞ ነጸላ ጫማ አደርጋለሁኝ ይህ ቤት ላይ ሲሆን የምለብሰው ነው። ነገር ግን የስራ ልብስ በአግባቡ እለብሳለሁኝ ማለት ነው።

አዎ አበራ ችግር ይፈጥርብኛል በተለይ በጣም የሚቦልን ከሆነ ወደ አፍንጫዬም ያስቸግረኛል ማለት ነው። አፍንጫዬ ከሸተተኝ አወራ ከሸተተኝ ሊያስነጥሰኝ እንዲሁም ሌላ ሳይነስ ሊነሳብኝ ይችላል ማለት ነው። ስለዚህ አወራ በጣም ነው የሚያስቸግረኝ አወራ ያለበት ቦታ አልወድም። የሚሸት ነገር ወይ የሚቦነን ነገር ካለም ለጤናዬ ጥሩ አይሆንም። ስለዚህ ለበጣም ነው የሚያስቸግረኝ። ለመተንፈስም እቸገራለሁኝ እንዲሁም ያስነጥሰኛል።

አዎ ቃሌን እጠብቃለሁኝ ቃሌ የምጠብቅበት ምክንያት ምክንያቱ ቃል አባይ የሆነ ሰው በባህላችን ጥሩ ስላልሆነ ነው ጥሩ ስለምግባርም አይደለም በማህበረሰቡም መወገዝ ነው የሚሆነው ማለት ነው። ቃል የማይጠብቅ ሰው። ስለዚህ እኔም ከማህበረሰቡ ባህልና እምነት ውጪ አልሆንም። ቃሌን እጠብቃለሁኝ ማለት ነው ያልኩትን ቃል ለመተግበር ጥረት አረጋለሁኝ። አንዳንዴ መቼም ፈተናዎች ሊኖሩ ይችላሉ ነገር ግን ቃል ቃል ነው። ቃል አይታጠፍም ይባላል።

አዎ ገመድ ይጠቀማል ገመድ የምጠቀመው ውጪ ስፖርታዊ እንቅስቃሴ ሲኖረኝ ነው እቤት አልጠቀምም። ነገር ግን ውጪ ወጥቼ ትንሽ ሮጬ ተመልሼ ነው ገመድ ምዘለው ይሄም ለክብደት ነው መቀነስ እንዲሁም ሰውነት ቁሞና ለማስተካከል በጣም የሚጠቅም ነገር ነው። ሁሌም ጠዋት ጠዋት አድርግበት አደርጋለሁኝ ማለት ነው። ጥሩ የሆነ ስሜት ነው ሚሰማህ ገመድ መዝለል ከቻልክ? ሰውነትህንም ራስህን ታንቃሳቅሰዋለህ ስለዚህ ሁሉ ሰው ቢያደርገው ጥሩ ነው። ብዬ አስባለሁ።

እስካሁን በመስመር ላይ በግዢ ላይ አልሳተፍም መስመር ላይ ግዥ አልፈጽምም ማለት ነው። አንዳንድ መስመር ላይ የምሰራቸው ስራዎች አሉ የመስመር ምን እንደሆነ አቃለሁኝ። ነገር ግን ግዥ ግን አልፈጽምም ማለት ነው። እስካሁንም ብዙ የተመቻቹ ነገሮች የሉም መስመር ላይ ግብይት ለመፈጸም ማለት ነው። በተለይ ትናንሽ ስራዎችን ሰርተህ ለምትፈጽመው ግብይት በጣም ውስንነት አለው። ስለዚህ እኔም ብዙ ተሳታፊ አደለሁም ማለት ነው። የመስመር ላይ ግዢ

አዎ የክላውድ ማስቀመጫ አጠቀማለሁኝ ክላውድ በጣም ጠቃሚ ነገር ነው። ምክንያቱም ስልክህን ቢጠፋ ወይ ኮምፒውተርህን ቢበላሽ ወይ ደግሞ ሌላ አደጋ ቢደርሰው ክላውድ ላይ የተቀመጠ መረጃ ወይ ደግሞ ፋይል አይጠፋም ማለት ነው። ስለዚህ ክላውድ ላይ ማስቀመጥ በጣም ተመራጭ የሚሆንበት ጊዜ አለ። እኔም ለዛ ነው ክላውድ ላይ የማስቀምጠው።

አዎ የይለፍ ቃሌን እጠብቃለሁ ምክንያቱም የይለፍ ቃል አላግባብ ከተቀመጠ ከጥቅሙ ጉዳ ነው ሚመዝነው ማለት ነው ምክንያቱ በይለፍ ቃል ያስቀመጥከው ብዙ ፋይል የብዙ ሰው መረጃ በሌላ ሰው እጅ ላይ ሊገባ ይችላል። ይሄ ደግሞ ብዙ ጉዳቶችን ያመጣል ፋይል ከጠፋ ብዙ ዶክመንቶችን አብረው ሊጠፉ ይችላሉ የገንዘብ መሰረቅ ወይድ ሌላ ነገሮችን ሊመዘበሩ ይችላሉ ስለዚህ የይለፍ ቃል በአግባቡ ነው ማስቀምጠው ሌሎችም በአግባቡ እንዲያስቀምጡ ወይም በስርዓት እንዲያስቀምጡ እመክራለሁኝ ማለት ነው

ድንጋይ መሰብሰብ ወይ ግንብ መስራት አልችልም ይህ በገጠር አካባቢ የሚኖሩ ሰዎችን የሚያቁት ነው የሚያረጉት ነው። ብዙ ጊዜ በስልጠናም በአንዳንድ ስልጠና ያገኙትን ሙያ ነው። እኔ ግን ይሄን አልተማርኩም አልችለውም ማለት እችላለሁኝ ስለዚህ። ሰው ሲሰራ አቃለውኝ እንዴት እንደሚገነባ አቃለውኝ። ነገር ግን እኔ ራሴ የድንጋይ ግንብ መገንባት አልችልም።

መዋቢያ አልጠቀምም እኔ መዋቢያ ተጠቃሚ አይደለሁም። ነገር ግን ስናየው ግን እጠብቃለሁ ወይ ሁሌ ውሃና ሳሙና ተጠቅሜ ነው የምታጠበው። ከዚህ ውጪ ብዙ መዋቢያ የምጠቀም ሰው አይደለሁም ምስታየት ላይ ቁጭ ብዬ እግዜ የማጠፋ ሰው አይደለሁም። ነገር ግን መዋቢያ መጠቀም እንደ ነውር ግን አልየወሰድኩት አይደለም። መጠቀም ይቻል ይሆናል። እንደ እኔ ግን ብዙ ጊዜ ወደ ስራ ነው የማተኩረው ወደ ውበት መጠበቅ ወይም መዋቢያ መጠቀም አላተኩሩም ማለት ነው። በተቻለ መጠን ግን ንጽህናዬን እጠብቃለሁኝ ልብሶችኖቼም ንጹህ እንዲሆኑ አደርጋለሁ። ገላዬም በየወቅቱ በየጧቱ መታጠብ እንዳለብኝ እረዳለሁኝ ይህንንም አድርገዋለሁኝ።

ስልኬ የምሞላው በየሁለት ቀን አንድ ጊዜ ነው የሚሆነው አንዳንዴም ሶስት ቀን ሊቆይ ይችላል እንደሁኔታው ነው። ይሄ ማለት በጣም ብዙ ጥሪ። እማረግ ከሆነ ሁለት ቀን ላይቆይ ይችላል። እንዲሁም ኢንተርኔት የማይ ከሆነም ላይቆይ ይችላል ማለት ነው። ነገር ግን አብዛኛው በየሁለት ቀኑ ነው የምሞላ ማለት ነው። ከዚህ በላይም ሶስት ቀንም ሊሞላ ይችላል ሊቆይ ይችላል። ብዙ የኢንተርኔት አጠቃቀም ወይ ደግሞ ብዙ ጥሪዎችን የማላደርግ ከሆነ ማለት ነው።

አዎ የስራ ግምገማ አደርጋለሁ የስራ ግምገማ የምናደርገው ብዙ ጊዜ አርብ አርብ ነው የሳምንት መጨረሻ አርብ በሳምንቱ የነበሩ ስራዎችን ይገመገማሉ። ምን ደካማ ጎን ምን ደካማ ጎን እንደነበሩም እናያለን ማለት ነው። ይህ የሁል ጊዜ ተግባራችን ነው። ነገር ግን በመሃል አንዳንዴም በመሃል ልናደርግ እንችላለን የቀኑ ውሎ ማታ ልንገመግም እንችላለን ማለት ነው። የስራ አፈጻጸላማችን እንዴት? እንደነበርም ልናይ እንችላለን ማለት ነው። አጠር ያለ መልኩ ልናይ እንችላለን ማለት ነው

አዎ የህዝብ ማመላለሻ እጠቀማለሁኝ ብዙ ጊዜ የህዝብ መመላለሻ የምጠቀመው ከስራ ውጪ ሲሆን ነው። ይሄ ማለት ከተለያዩ ቦታዎች ራቅ ያለ ወዳለ ቦታዎች የህዝብ መመላለሻን ተጠቅሜ እሄዳለሁኝ ማለት ነው። ስራ ቦታ ከሆንኩኝ ግን የመንግስት መኪና ወይም ደግሞ በመንግስት የህዝብ ማላለሻ ትራንስፖርት ነው የምሄደው ማለት ነው። ነገር ግን ከስራ ውጪ ሲሆን የራሴ ጉዳይ ሲኖረኝ ግን በህዝብ ማመላለሻ ነው የምጠቀመው የምወደውም እሱ ነው ማለት ይቻላል።

መስታወት ላይ ብዙ ጊዜ የማጠፋ ሰው አይደለሁም ነገር ግን አላይም ማለት ግን አይደለም ለተወሰነ ደቂቃ መስታወት አያለሁኝ። ይሄን የማረገው አለባበሴን ፊቴ ላይ ምን እንዳለ? እንዲሁም ፀጉሬን ለማበጠር ወይ ደግሞ ለማስተካከል የማደርገው ነገር ካለ ነው። ይሄን ሲባል ግን እዛ ብዙ ደቂቃዎችን እፈጃለሁ ማለት አይደለም። ግማሽ ደቂቃ ምናምን ልፈጅ እችላለሁኝ። ይሄ የሁል ጊዜ ተግባሬ ነው ማለት ነው። ከዚህ በላይ ብዙ ጊዜ መስታወት ላይ የሚቆይ ሰው ካለ ግን እኔ እንደኔ ብዙም አልመክርም። ጊዜው በመስታወት በማየት ባያጠፋ እላለሁኝ ማለት ነው።

አዎ ዛሬ የመጀመሪያ ምግቤ እንጀራ ነበረ እንጀራ ነው የበላሁት ብዙ ጊዜም የምበላው እንጀራ ነው። ጠዋትም ቀንም ማታም ማለት ይቻላል። አንዳንድ ጊዜ ሌሎች ነገሮችን ላቀላቅል እችላለሁኝ። ብዙ ጊዜ ግን የኢትዮጵያ ባህላዊ ምግብ የሆነ እንጀራ ነው የምመገበው። እንጀራ ስንበላ ብዙም አይሰለችም። ጤንነትም የተስማሚ ነው። ስለዚህ ብዙ ምግባችን እንጀራ ነው ማለት ይቻላል። እንደ ቤተሰብ

ከልጅነት ጊዜ የማስታውሰው ነገር ቢኖር ከአብሮ አደጎቼ ወይ የልጅነት ጓደኞቼ ጋር ስናደርገው የነበረ ጨዋታ ነው ማለት ነው። ያን ጊዜ በጣም ጠፋጭ የሆነ ጊዜ ነው። ልጅነት ትጣላለህ እንዲሁም ትታረቃለህ ትጫወታለህ ትስቃለህ። ትዘላለህ ትቦርቃለህ ስለዚህ የልጅነት ጊዜ በጣም ልዩ ትዝታ ነው አይረሳም። ስለዚህ እስካሁን ብዙም ያልረሳኋቸው የልጅነት ጊዜ የማስታውሳቸው ጨዋታዎች እና ልፊያ ከጓደኛ ጋር አስታውሳለሁኝ ማለት ነው

ዝናብ ስዘንብ ከዝናቡ የምጠለልበት ቦታ ነው ምፈልገው ቤቴ ከሆንኩ ቤት ውስጥ ነው ሚሆነው። ውጭ ኮንኩም ወደ ረስተራንት ወይ ወደ ካፌ ገብቼ እጠልላለሁኝ ማለት ነው። እጠጋለሁ። ይሄ ዝናቡ ማለፍ ውስጥ ስለማይቀር ትንሽ ዘንቦ ሊያባራ ይችልላል። ለሚያልፍ ዝናብም ዝናብ ሊመታኝ አይገባም። ስለዚህ ዝናቡ አዘኪያልፍ ድረስ ለአንድ ሰዓት ሚሆን ሰላሳ ደቂቃ ለሚፈጀው ዝናብ። ተጠልሌ ነው እማሳልፈው

አዎ የድምጽ መልእክት እልካለሁኝ ብዙ ጊዜ የድምጽ መልእክት ልኬያለሁኝ በዋትሳፕም በሌሎችም ልኬያለሁኝ ማለት ነው። የድምጽ መልእክት የምልክበት ምክንያት አንዳንዴ የምደውልበት ሰው ሳያነሳ ሲቀር ወይ ደግሞ ሳላገኘው ስቀር መልእክቴን እልክለታለሁ እንዲያገኘው ማለት ነው። ወዲያውኑ በአፋጣኝ እሱን መልእክት እንዲመልስልኝ ወይም እንዲደውልልኝ አደርጋለሁኝ ማለት ነው። ስለዚህ እንደ የመልእክቱ ሁኔታ በአስቸኳይ እንዲያገኘኝ ከሆነም አጭር መልእክት ልኬ በአስቸኳይ እንዲያገኘኝ አደርጋለሁኝ። ስለዚህ ብዙ ጊዜ ልኬያለሁኝ ድምጽ መልክት ማለት ነው።

ብዙ እኔ የድሮ ለስለስ ያሉ ሙዚቃዎችን የማዳምጠው። ከድሮም ጀምረው እነሱ ሳዳምጥ ነው የኖርኩት አይሰለቹም። ብዙ ብታዳምጣቸውም አይሰለቹም እኔም የነሱ አፍቃሪ ነኝ። ነገር ግን በአሁን ሰዓት የሚወጡ አዳዲስ ሙዚቃዎችንም አልወድም ማለት አይደለም። በጣም ቆንጆ ቆንጆ የሆኑ ዜማ ያላቸው ቅንብር ያላቸው ሙዚቆች አሉ እነሱንም አዳምጣለሁኝ። ስለዚህ እኔ ደስ ያለኝን ነገር መርጨ ነው የማዳምጠው ማለት ይቻላል።

አዎ በብዙ ህዝብ መካከል መገኘት ደስታ ይሰጣል ምክንያቱ ብዙ ሰውን ታገኛለህ። ብዙ የሆነ አይነት ሰውን ታያለህ እንዲሁም ከእነሱ ብዙ ልምድም ትወስዳለህ። ቀልድም ታያለህ ትሰማለህ እንዲሁ ጨዋታም ትሰማለህ ብዙ ሰው ብዙ ነገር ነው የምታገኘው። ይሄን እንደኔ ይመቸኛል ደስ የሚለኝን ስሜት ነው የሚሰጠኝ።

ደሞዝ የማገኝበት ቀን ከሃያ ሰባት እስከ ሃያ ዘጠኝ ባለነው አንዳንዴም ሃያ ስድስት ሊመጣ ይችላል። ከዚህ ውጪ ግን አይሆንም ማለት ነው። ብዙ ጊዜ በዚህ ሶስቱን ቀን ነው የሚገባው። ሃያ ስድስት ሃያ ሰባት ሃያ ስምንት ሃያ ዘጠኝ ሊሆን ይችላል ስለዚህ በእነዚህ ቀናቶች ባሉን ቀን መጠበቅ ነው የሚሆነው ማለት ነው። ከነዚህ ቀን ዘሎ ወይ አልፎ አያቅም ማለት ነው።

አዎ ልብሶቼን በስርዓት የተቀመጡ ናቸው። ልብሶቼ ሲዝረከረኩ ደስ አይለኝም ራሴን የማስተካክለው እንዲሁም ልጆቼም ያስተካክሉልኛል። ነገር ግን እኔ ተዝረክርኮ ማየት አልወድም ነገሮችን በየቦታቸው በስርዓት በስርዓት ሲቀመጡ ነው ደስታ የሚሰጠኝ። ከዚች ግን በየዘፈቀደ የሚጣል ወይም የሚዝረከረክ ነገር ሳይ ደስታን አይሰማኝም። ለዚህም ራሴም ጭምር አስተካክዬ ነው የማስቀምጣቸው

አዎ ከታመምኩኝ ከስራ እቀራለሁኝ ወደ ህክምና ነው የምሄደው ማለት ነው። መመርመር አለብኝ ህክምናም በሰአቱ ማግኘት መቻል አለብኝ። ይሄን አምናለሁኝ። ስለዚህ ከዚህ ውጪ ግን እየታመምኩኝ ወደ ስራ አልሄድም። ምክንያቱም ጉዳት ሊመጣብኝ ይችላል ወይ በጣም ሊጎዳ አችላለሁኝ። ስለዚህ ህመም ሲሰማኝ ወይ ጥሩ ያልሆነ ስሜት ሲሰማኝ። ከስራ አቀራለሁኝ ወደ ምርመራም አደርጋለሁኝ ወደ ህክምና ሄጄ ማለት ነው። ከታከምኩኝ በኋላ በሰአቱ ወደ የተሻለኝ እንደሆነ። በጊዜው ወደ ስራ እመለሳለሁኝ ማለት ነው።

በቤቴ ሁሉም አይነት የቤት እቃዎች አሉ ድስት አለ አልጋ አለ እንዲሁም ወንበሮች አሉ። ጠረጴዛ ሶፋና ሌሎች ተለቭዥን ፍሪጅ ሁሉም አይነት የቤት ውስጥ የምንጠቀማቸው እቃዎች አሉ ማለት ነው። ከትልቅ እስከ ትንሽ ጀምሮ የጎደለ ነገር የለም። ሁሉም ቤት ውስጥ መገኘት ያለባቸው የቤት ቁሳቁሶች ወይ እቃዎች የቤታችን ውስጥ አሉ ማለት ይቻላል።

አዎ በመስመር ላይ ዜና አያለው፣ አነባለው። ምክንያቱም በመስመር ላይ ብዙ ነገር ማግኘት ይቻላል በአሁን ሰዓት። ብዙ በመስመር ላይ የሚለቀቁ ወይ ኦንላይን ላይ የሚለቀቁ ዜናዎች አሉ። ይሄን ደግሞ በቀላሉ ማግኘት ይቻላል። በአሁን ሰዓት በጋዜጣ ወይ በሌላ ነገር ዜና ማየት ወይ ደግሞ ማንበብ ቀርተዋል። ነገር ግን በመስበር ላይ ወይ ኢንተርኔት ላይ ከፍተህ ሁሉም ነገር ማየት ይቻላል። አዲስ ዜናዎችን ማግኘት ይቻላል። እንዲሁም የቆዩ ዜናዎችንም መልሰህ ማየት ይቻላል ማለት ነው፤ ማግኘት ይቻላል። ስለዚህ በቀላሉ መስመር ላይ ዜና ማንበብ እችላለሁኝ።

አዎ ጊዜ በአግባቡ አስተዳድራለሁኝ ምክንያቱም ጊዜ ከባከነ አንዴ ከባከነ መልሶ የማይገኝ ነገር ነው። ስለዚህ ጊዜ በአጓቡ መጠቀም እፈልጋለሁኝ በተባልኩበት በቀጠሮዬ በሰአቱ መገኘት እፈልጋለሁ። እንዲሁም ስራዎቼን በጊዜ መፈጸም እና ማጣላቀቅ እፈልጋለሁኝ አደርጋለሁኝ። ምክንያቱም ጊዜ ካላስተዳደሩት እና ከባከነ ብዙ ነገሮችን ነው እምናጣው። ስለዚህ ማንኛውም ሰው ጊዜውን በአጓቡ ማስተዳደርና መጠቀም መቻል አለበት ብዬ አስባለሁ

የምወደው መጠጥ ወይን ነው ወይን በጣም ነው የሚስማማኝ እንዲሁም ወይን መጠጣት በጣም እወዳለሁኝ ማለት ነው። ባገኘው በወይን ነው የምጠጣው ሳገኝ ማለት ነው። አንዳንዴ እጠጣለሁ ማታ ማለት ነው። ከስራ መልስ ወይ አመት በዓል ሲሆን ግብዣ ሲኖር በተለያየ ምክንያት ብቻ ወይን እጠጣለሁ። ብዙ የሚጠጣ ሰው አይደለሁም ነገር ግን ትንሽ ወይም እጠጣለሁኝ ማለት ነው። ሌሎች መጠጣችም አልጠጣም ማለት አይደለም ነገር ግን በበለጠ የምወደው ወይን ነው ለማለት ነው።

አዎ ግጭቶችን ማስተካከል እችላለሁኝ ግጭቶቹ የሚፈጠሩ ብዙ ጊዜ ያው በአንዳንድ በጥቅምም ሊሆን ይችላሉ በክብሩ ነክም ሊሆን ይችላል። ሰዎች ብቻ ይጋጫሉ ነገር ግን ግጭቶቹን ለማስተካከል። እውነተኛ መሆንን ይጠይቃል እውነተኛነት ተከትለህ ነው ግጭቶችን ማስተካከል የምትችለው ካልሆነ እውነትን ካላየህ ወይ እውነትን ካልለየህ። ግጭቶችን ማስተካከል አትችልም አንተም የግጭቱ አንድ አካል ነው የምትሆነው ማለት ነው። በእውነተኛነት ላይ እየተመሰረተ የማጣራት እንዲሁም የማስተካከል ስራ የምትሰራ ከሆነ ግን። ግጭቶችን ማስተካከል ትችላለህ ማረም ትችላለህ እንዲሁም። ግጭት የፈጠሩትን አካላትም ማስተካከል እንዲያስተካክሉ መገሰፅ ትችላለህ ማለት ነው። በዚህም እውነተኛነት ካለው ተቀባይነት ሊኖርህ ይችላል።

አዎ ሾርባ እወዳለሁኝ ቮርባ በጣም ጠቃሚ ነው በተለይ ጉንፋን አንዳንድ ነገሮችን እንዳያጠቃህ ይጠቅማል ማለት ነው። ማታ ብንጠቀም ከመኝታ በፊት ማታ ሾርባ እና አንዳድ ነገሮችን ብንጠቀም ጠቃሚ ነው ብዬ ነው እምወስደው። ብዙ ጊዜም እጠቀማለሁኝ። በጤናዬ ላይም ብዙ ለውጥ አለው። ጉሮሮዬ ላይ አንዳንድ ቁስለቶች ወይ አንዳንድ የጎንፋን ምልክቶች ያስወግድልኛል። ስለዚህ ሸርቦ በጣም ጠቃሚ የምግብ አይነት ማለት ይቻላል።

አዎ የሞባይል ዳታ አጠቀማለሁ የሞባይል ዳታ የምጠቀመው ዋይፋይ በሌለበት ቦታ ስሆን ነው ነገር ግን ብዙ ጊዜ በዋይፋይ ነው የምጠቀመው አንዳንድ ጊዜ ከዋይፋይ ውጪ ሲሆን ግን በሞባይል ዳታዬ እጠቀማለሁኝ ማለት ነው ለዚህ የሚሆን ሜጋባይት ሞልቼ ነው የምቀመጠው ሁል ጊዜ ምክንያቱም ከዋይፋይ ውጭ ሲሆን በዳታ መጠቀም እንዳለብኝ አቃለሁኝ። ስለዚህ እንዳንድ ነገሮችን እንዲያምልጡኝ ስለማይገባ ሞባይል ዳታዬ አብርቼ እጠቀማለሁኝ ማለት ነው።

ለአራት ወር ያህል በዚህ ስራ ሰርቻለሁኝ ብዙ የስራዎችንም ሰርቻለሁኝ በዚህ ስራ ማለት ነው። አራት ወር ያህል ሲባል የተለያየ ቋንቋዎችን። ማለት ነው በተለያዩ ቋንቋ ሰርቼ አቃለሁ በእንግሊዝኛ። በአማርኛና በትግልኛም ሰርቼ አቃለሁኝ በዚህም ጥሩ ውጤት አግኝቻለሁኝ ጥሩ ክፍያም ተከፍሎኛል ማለት ነው። ስለዚህ በስራው ብዙ ጊዜ ቆይቻለሁኝ ማለት ይቻላል።

የምወደው መተግበሪያ ጎግል ነው። እኔ ብዙ ጊዜ ብዙ ስራዎቼን የምሰራው በጎግል ነው። እና የምወደው ለኔ የሚቀለኝ ጎጉል ነው ማለት ነው። ጎጉል መተግበሪያ የማትሰራበት ነገር የለም። ብዙ ስራዎችን በጎጉል መተግበሪያ መስራት ትችላለህ ማለት ነው። ስለዚህ የኔ ምርጫ ጎጉል ነው ሌሎችም አሉ። አዳዲስ የመጡ በተለይ ከጎጉል በኋላ የመጡ አዳዲስ ነገሮችን አሉ። ነገር ግን እንደ ጎጉል አይቀሉኝም ማለት ነው። ለኔ

በቀን አንድ ሊትር ውሃ የሚያህል እጠጣለሁኝ ማለት ነው። ማለት ስራ ሲበዛብኝ ወይ ፀሀይ ላይ የምሰራው ከሆነ ከዛ በላይም ልጠቀም እችላለሁኝ። ነገር ግን ጥላ ላይ ሆኜ ወይ ቢሮ ሆኜ የምሰራው ከሆነ ግን ከአንድ ሌትር በላይ ብዙም አልጠጣም። ነገር ግን አንድ ሊትር በእርግጠኝነት እጠቀማለሁኝ ማለት ነው። ይሄ ውሃ ብዙ ከዛ በላይ መጠጣት እንዳለብኝ አውቃለሁኝ ከአንድ እስከ አንድ ተኩል። ከዛ በላይም መጠቀም እንደሚቻል ለጤና ጠቃሚ እንደሆነ እረዳለሁኝ። ነገር ግን ብዙም ውሃ የምወስድ ሰው አይደለሁም ማለት ነው

በእጅ መሸመን አላውቅም በእጅ መሸመን በጣም ከባድ ስራ ነው በልምድ የሚመጣ ወይ ስራ ነው በባህል የባህል ሽመና መስራት ማለት ነው። ነገር ግን እኔ አልችልም። በጣም የተከበረ ሙያ ነው ብዙ ስራዎችን መስራት ይቻላል በእጅ የእጅ ሽመና የባህላዊ ልብሶችንም መስራት ይቻላል። እኔ ግን የዚህ ሙያ ባለ ሙያ አይደለሁም። ስለዚህ ቀጣይ እድሉን ካገኘሁት መማር ወይ ማወቅ እፈልጋለሁ

አዎ ብስክሌት እነዳለሁ ብስክሌት የምነዳው ለራሴ ለጤንነቴ ስል ነው የምነዳው። ስለዚህ ብስክሌት በጣም ጠቃሚ የስፖርት አይነት ነው። ምክንያቱም ብስክሌት ስትነዳ ሁሉ አካልህ ነው የሚሰራው በተለይ እግሮችህን ጠንካራ እንዲሆኑ ያደርጋል። እኔ ብስክሌት የለመድኩት በልጅነቴ ነው እስካሁንም ብስክሌት እነዳለሁ። ስለዚህ በጣም ሁሉ ሰውም ሊያዘወትረው የሚገባ የስፖርት አይነት እንቅስቃሴ አይነት ነው ማለት ይቻላል።

አዎ ፎቶ ማንሳት እወዳለሁኝ አዲስ ነገር ሳይ ፎቶ ማንሳትን ደስ ይለኛል በተለይ ሳር ነገር ወይም አበባ ነገር ሳይ ወጣ ያለ ነገር ከከተማ ወጣ ብዬ ፎቶ ማንሳትን ደስ ይለኛል ማለት ነው። ብዙ ጊዜም ወደ ራቅ ያለ ቦታ ስሄድ ወይ? አዲስ ሲሆንብኝ አካባቢው ፎቶ መነሳት እወዳለሁኝ ለራሴም እዛ ተነስቼ ማስታወሻ የሚሆነኝን ነገር ይዤ መመለስ እወዳለሁኝ ማለት ነው። እንደዛም አደርጋለሁኝ

አዎ በኮምፒውተር መተየብ እችላለሁኝ በፍጥህነት መጽሐፍም እችላለሁኝ ማለት ነው። በኮምፒውተር ይህ እኔ የኮምፒውተር ባለሙያ በመሆኔ የለመድኩት ነገር ነው። ከግዜ ሂደት በልምመድ እሚመጣ ነገር ነው። መጀመሪያው ብልጣም ጎበዝ አልነበርኩም ነገር ግን ወደኋላ አካባቢ እየለመድኩት ስመጣ በደንብ መጽሐፍ ችያለሁኝ ማለት ይቻላል።

የሽያጭ ግብ የለኝም በአሁን ሰዓት እኛ ሽያጭ የምናድዘጋጅ ወይም ደግሞ የሽያጭ ስራ የምንሰራ ሰዎች አይደለንም። እኔም የዛ አይነት ሰው አይደለሁም። ስለዚህ የሽያጭ ግብ ያስቀመጥኩት ነገር የለኝም። ነገር ግን ከገደንበኞች ጋር ግንኙነት ለመፍጠር ግቦች አሉኝ። ከማን መገናኘት እንዳለብን እንዴት መስራት እንዳለብንም የራሳችን የሆነ ያስቀመጥነው ግብ አለ። ከሽያጭ ጋር የተያያዘ ግንኙነት እና ግቦች ግን የሉንም ማለት ነው በአሁን ሰዓት።

በቤቴ ልዩ የሆነ መቀመጫ የልኝም ሁሉ አንድ አይነት ነው ምክንያቱም የምጣ እንግዳ የትም ይቀመጣል እኔም የትም ቦታ ነው የምቀመጠው። ለኔ ተብሎ ወይም ለሌላ ሰው ተብሎ የተለየ ወንበር ወይ መቀመጫ የለም ማለት ነው። ቤትም ትቀመጣለህ ማንኛውም ሰው በቀና ወይም ባገኘው ይቀመጣል። ይህ በቤታችን የተለየ መቀመጫ ወይም የተለየ ወንበር የለንም ማለት ነው

አዎ ባዶ እግር መራመድ አቃለውኝ ባዶ እግሬ መራመድ በተለይ በአሸዋማ አካባቢ ለጤና ጥሩ ነው ይባላል እኔም ተራምጄ አቃለውኝ በባዶ እግሬ በአሸዋ አካባቢ እራመዳለውኝ ማለት ነው። በጣም ደስ የሚል ስሜትም አለው እውነትም ደስ የሚል ስሜት አለው ለጤናም ጠቃሚ ነው ይላሉ። ስለዚ በአሸዋማ አካባቢ ወይደሞ የባህር ዳርቻ አካባቢ ሲሆን በጣም ይመቻል። ብዙ ሰዎችም በተለይ ነጮች ባህር ዳርቻ ያላቸው ሰዎች እንደዛ ሲያረጉ አይቼ አቃለው

አዎ የስራ ምግባር አከብራለሁኝ ምክንያቱም የስራ ምግባር ማክበር ለራስ ነው። ምክንያቱም የስራ ስነምግባር ወይም የስራ ምግባር ካላከበርክ ቅጣት ወይም ደግሞ ከስራ መፈናቀልም ሊያመጣ ይችላል። እኔም በስርዓቱ የስራ ምግባርን አከብራለሁ። ለስራ ምግባር እንዲያከብሩም ከእኔ በታች ያሉ ሰዎችንም እመክራለሁኝ ማለት ነው። የስራ ምግባር የራሱ የሆነ ጥሩ ነገር አለው። የስራ ምግባር ተከትለህ የምትሰራ ከሆነ እድገት ታገኛለህ እንዲሁም ወደተሻለ ስራ ትታጫለህ ማለት ነው። ነገር ግን የስራ ምግባር ከሌለህ። የተዝረከረከ ወይ ደግሞ ሌላ ጥፋት የምትሰራ ከሆነ። ወደ ምትፈልገው ወደ አንተ የምትፈልገው ቦታ ላትደርስ ትችላለህ ማለት ነው። ከስራ መፈናቀል ወይ ደግሞ በዲሲፕሊን መባረርም ሊኖር ይችላል ማለት ነው

በቅዳሜና እሁድ ብዙ ጊዜ ከቤተሰቦቼ ጋር ነው እማሳልፈው ምክንያቱም ቅዳሜና እሁድ እረፍቴ ነው ስለዚህ ቅዳሜና እሁድ ከልጆቼ ከቤተሰቦቼ ጠቅላላ ሆነን ቤት ነው የምንቆየው አንዳንዴም ወጣ ብለን ተዘናንተን ልንመጣ እንችላለን። ከዚህ ውጪ ግን ሌላ አዲስ ፕሮግራም ከሌለ በስተቀር አንወጣም ማለት ነው። አንዳንድ ጊዜያም ቤተሰብ ለመጠየቅ ልንሄድ እንችላለን ከቤተሰቡ ጋር። ወይ ብቻዬ ልሄድ እችላለሁኝ። ነገር ግን በዚህ እሁድና ቅዳሜ። ምንም የምሰራው ነገር የለኝም ቤት ነው እምቆየው ማለት ነው።

ብዙ ጨው አልወድም ለጤናም ጥሩ ስላልሆነ ብዙ ጨው ያለው ምግብ አልመገብም አልወድም ማለት ነው ምክንያቱም ለኩላሌት ጥሩ አይደለም ይባላል በሀኪሞቹም እንደዛ ይነገራል ስለዚህ ያን ነገር አክብሬ ነው የምሄደው ማለት ነው ብዙ ጨው ያለበት ምግብ አልመገብም ጤናዬ በአግባቡ እጠነቀቃለሁኝ ጤናዬ የሚጎዱ ነገሮችን በምግብም ሆነ በመጠጥ የማገኛቸውን በጥንቃቄ ነው? ምጠቀመው ከጥንቃቄ ውጪ የሚሆን ነገር ኋላ? ጸጸቱ ብዙ ነው የሚሆነው ማለት ነው ስለዚህ ገና ሳይሆን መጠንቀቅና በአግባቡ መጠቀም ተገቢ ነው ብዬም አስባለሁ

አዲስ አመት በእኛ አካባቢ አዲስ አመት በጣም ነው የሚከበረው ሁሉ ቤተሰብ ተሰባስቦ ነው የሚያሳልፈው ማለት ነው። አዲስ አመት አዲስ ተስፋ ነው አዲስ ራዕይ ይኖርሃል። አዲስ ነገሮችን ታቅዳለህ ማለት ነው። ልተገብራቸው የሚገባህ ነገሮችን ቅደም ተከተል ታስቀምጣለህ። እኔም እንደ ሰው እንደዚህ አይነት ሀሳብ። እተነቢያለሁኝ አስቀምጣለሁኝ ማለት ነው። ስለዚህ አዲስ አመት በጣም ነው የምናክብረው። ከቤተሰቡ ጋር ተሰባስበን ለአዲስ አመት እንኳን አደረሰን ተባብለን እንዲሁም አዲስ ልብስ ለብሰን ነው የምናሳልፈው ማለት ነው። ከቤተሰብ ጋር እንደዚህ እንደዚህ አይነት ሁኔታ ስታክብር ደግሞ በጣም ልዩ ትስታ ይኖራል ፎቶዎች ይነራሉ። ብዙ መስታወሻዎችን ትነሳለህ ማለት ነው

እህል መፍጨት አላውቅም እህል መፍጨት ያው ሙያ የበላችሁ ሰዎች ነው የሚፈጩት። እኔ ግን እህል መፍጨት ፈጭቼ አላውቅም እህል መፍጨት በገጠርም ይሰራል ማለትም በባህላዊ ነገር የሚፈጩት ነገር አለ። ነገር ግን አሁን በኤሌክትሪክ ወይ ደግሞ ትልቅ ወፍጮ ቤት ያስፈጫሉ። እኔ ግን ያን ማድረግ አልችልም። አልለመድኩትም ስራውን ብዙ ከባድ ሆኖ አይደለም ነገር ግን እኔ አለመድኩትም ለማለት ነው

አዎ መሰላሰል አደርጋለሁኝ መሰላሰል ወይም ማገናዘብ ማሰብ እችላለሁኝ ማለት ነው። ማሰላሰል ሲባል ነገሮችን በጥልቀት መመልከት እንዲሁም እንዲህ ምን ሊመጣ ይችላል ለምን እንደዚህ ሆነ ብለህ። በጥልቀት ማሰብ ነው። ከዛ በኋላ ለሆነው ነገር መፍትሄ ወይ ለተፈጠረው ችግር እንደ መፍትሄ ማፈላለግ እንደማለት ነው። ስለዚህ እኔም አንዳንድ ነገር ሲከሰቱ ይሄን ጥልቅ የሆነ ማሰብ ወይም ማሰላሰል አደርጋለሁኝ ማለት ነው። ወደ መፍትሄዎቹም አዘነብላለሁ ማለት ነው

አዎ የአካል ብቃት እንቅስቃሴ አደርጋለሁ። የአካል ብቃት እንቅስቃሴ የማደርገው ጠዋት ነው ለአጭር ጊዜ የአካል ብቃት እንቅስቃሴ አደርጋለሁኝ አንዳንዴ ከቤት ውጪም ላደርግ እችላለሁ። ሌላ ጊዜም ደግሞ ቤት ውስጥ። ቀለል ያለው የመሳሳብና መንቀሳቀስ እችላለሁኝ ማለት ነው። ቀለል ባለ መአልኩ ፑሻፕ እና ሌሎች ነገሮችንም ሰርቼ ልወጣ እችላለሁኝ። አንዳንዴ ደግሞ የእግር ጉዞ ላደርግ እችላለሁኝ ስለዚህ በአጠቃላይ የአካል ብቃት እንቅስቃሴ አደርጋለሁኝ። ይሄ በማድረጌም በጤናዬ ትልቅ ለውጥ አግኝቼበታለሁኝ ጥሩ የሆነ ስሜትም ይሰማኛል ማለት ነው። ሁሉ ሰውም እንደዚህ አይነት የአካል ብቃት እንቅስቃሴ እንዲያደርግ እመክራለሁ

አዎ መዘመር እወዳለሁ መዘመር በጣም ደስ የሚል ስሜት ይሰጣል ምክንያቱም ዜማ ነው መዝሙር ስትጨምርበት በጣም ልዩ የሆነ ስሜት የሚሰጥ ነው የሚሆነው። የፍቅር ዜማ ሊሆን ይችላል ብዙ ጊዜ የሀገር መዝሙር ስትዘምርም ልዩ የሀገር ፍቅር እንዲሰማህ ያደርጋል። ያለፈውን ነገር እንድታስታውስ ያደርግሃል አባቶቻችን የሰሩትን ተጋድሎ እንድታስታውስ ያደርግሃል። ስለዚህ መዝሙር ስትዘምር ልዩ የሆነ ስሜት ውስጥ እንድትገባ ያደርጋል። እኔም እንዲሁ እዘምራለሁኝ ማለት ነው

መስመር ላይ አልማርም ነገር ግን መስመር ላይ ብዙ ነገሮችን አያለሁ ብዙ ነገር አነባለሁ እንዲሁም አዳዲስ ስልጥናዎችም አያለሁኝ ማለት ነው። የመደበኛ የሆነ ትምህርት ግን አልማርም። መስመር ላይ የማደርገው ነገር ቢኖር አዳዲስ ነገሮችን ለማወቅ ነው የምገባው። እንዲሁም የቋንቋ አንዳንድ ነገሮችን ለመልመድ መስመር ላይ እገባለሁኝ ማለት ነው። መደበኛ የሆነ ትምህርት ግን አልማርም

ቅሬታዎችን የማስተናግድበት መንገድ አንደኛ በማዳመጥ ነው። ችግሩ ምን እንደሆነ እንዴት እንደተፈጠረ ጥልቅ በሆነ ስሜት ማዳመጥ ነው። ካዳመጥኩኝ በኋላ። የት ላይ እንደተፈጠረው ችግሩ ቅሬታው ማን እንደፈጠረው ማጣራት ነው። ያንን ካጠራው በኋላ ወደ መፍትሄዎቹ ነው የሚሄደው። ስለዚህ ለተበደሉ ወይ ደግሞ ቅሬታ ላቀረቡ ሰዎችም ይቅርታ በመጠየቅ የሚገባቸውን ነገሮችን በአግባቡ እንዲያገኙ ወይ እንዲስተናገዱ በማድረግ ቅሬታዎችን እፈታለሁኝ። ማለት ነው።

አዎ መብረቅ እፈራለሁኝ መብረቅ ምክንያቱም አስደንጋጭ ነገር ነው መብረቅ በጣም ባልጠበከው ባላሰብከው ነገር የሚሰማ ድምጽ ነው። ይሄ ደግሞ ሁሉ ሰውን ያስለግጣል። ምክንያቱም ግንገት የሚሆን ነገር ነው። አደጋውንም አጠገብህ ላይ ከሆነ ደግሞ በጣም የበለጠ ትፈራለህ። እንዲሁም ጉዳትም ሊያደርስብህ ይችላል ወይም እስከሞት ድረስም ሊያደርስ ይችላል ማለት ነው የመብረቅ አደጋ። ስለዚህ ማንኛውም ሰው ሊደነግጥ ይችላል። እኔም እንደ ሰው ልፈራም ልድነግጥም እችላለሁኝ ማለት ነው። ድንገት የሚሆን ነገር ስለሆነ

አዎ ፀሀይ እመለከታለሁኝ ስትወጣ ስትመለከታት ደስ የሚል ምስል አላት። እንዲሁም አታቃጥልህም ትክ ብለህ ብታያትም ብዙም ስሜት የሚሰጥ አይደለም። ስለዚህ ፀሀይ ስትወጣ መመልከት ደስ ይላል። ሙቀቷም ራሱ ደስ የሚል ሙቀት ነው ያላት ስትወጣ አካባቢ ያላት ሙቀት ማለቴ ነው። ስለዚህ ጠዋት ጠዋት ስትወጣ ማየት ደስታን ይሰጣል ማለት ነው። የሆነ ተስፋ ያለው ነገርም ይሰማሃል ማለት ነው።

አዎ በቡድን መስራት እወዳለሁ በቡድን መስራት በጣም ጥሩ ነገር ነው። ምክንያቱ ሰው ብቻውን ሰርቶ ውጤት አያመጣም። በቡድን ግን ጥሩ ውጤት ነው ምታመጣው በቡድን ያለው እውቀት ትጠቀማለህ በቡድን ያለው ጉልበት ትጠቀማለህ እንዲሁም በቡድን ያለ ችሎታን ባግባቡ ትጠቀመዋለህ ማለት ነው። ቡድን ከሌለ ግን ብቻህን ሰርተህ ውጤታማ ልትሆን አትችልም ሁሉ ሰው በቡድን መስራት መረዳት መቻል አለበት ማመን መቻል አለበት ማለት ነው። እኔም በቡድን መስራት እወዳለሁ። ከስራ ባልደረቦቼ ጋር። በዚህ ተግባብቼ ነው ምሰራው ትረዳድተን ተጋግዘን ነው ምሰራው። ይህ ደሞ ለጥሩ ውጤት አብቁተናል በብቡድን መስራት በጣም ጠቃሚና ለጥሩ ውጤት እንደሚያድርስ ነው